ብዙ ሰነዶችን ታዘጋጃለህ ለሚለው ጥያቄ አዎ እውነት ነው ብዙ ሰነዶችን አዘጋጃለሁ። በተለይ የተለያዩ ሰነዶች አይነቶች አሉ እኔ እማዘጋጃቸው። ለምሳሌ የጨረታ ሰነድ አለ የቢዝነስ ሰነዶች ይኖራሉ። የ ፍርድ ቤት ሰነዶች ይኖራሉ። የጋብቻ ሰነዶች ይኖራሉ። የትምህርት ማስረጃዎች ሰነዶች ይኖራሉ። ሶ ብዙ አይነት የስራ አፕሊኬሽን ማስገቢያ ሰነዶች ይኖራሉ። ብዙ አይነት ሰነዶች አክቹዋሊ ይኖራሉ በመሰረቱ ሶ እኔ ሁሉንም አይነት የስነዶች አይነት አዘጋጃለሁ። እንደየ ፍላጎታቸው እንደየ ተግባራቸው እነኛ ሰነዶች ለሚመለከተው ላስገባ እችላለሁ። ለምሳሌ አንዱን ብንመለከት የ ጨረታ ሰነድ የጨረታ ሰነድ እንግዲህ ሰዎች የተለያዩ የስራ ፍላጎታቸውን ካምፓኒዎች ያወጣሉ እነኛ ድርጅቶች ካወጡ በኋላ እኔ ለዛ ስራ ተገቢ ነው ብዬ የማስበውን ጨረታ እገዛለሁ የጨረታ ሰነድ እገዛለሁ። ያ ሰነድ የተለያዩ ነገሮችን ይይዛል ለምሳሌ እንደ ቴክኒካል የስራውን አይነት በተመለከተ መረጃዎች ይይዛል። ሌሎች ከገንዘብ ጋ የተገናኙ ስራዎችን ወይ ከገንዘብ ጋ የተገናኙ ነገሮችን ይይዛል። ከዛ ባለፈ የተለያዩ መስፈርቶችን ይይዛል። ያንን ጨረታ ሰነድ ወይም ያንን ጨረታ በምን መንገድ ማስገባት እንዳለብኝ ኢቭን ለሱም እሚጠቁም የተለያዩ ኢንስትራክሽኖች ወይም የተለያዩ መረጃዎችን ይዞ ስለሚሰጥ እነኛን ነገሮች እጠቀማለሁ ማለት ነው። እና የተለያዩ ደንቦች አሉ የተለያዩ አርቲክሎች የተለያዩ ስቴፖች ይኖራሉ እነኛን ሁሉ በማካተት በቀላሉ መረጃዬን አጠናክሬ ሰንጄ ማስገባት እችላለሁ ማለት ነው። እና ሶ እነኚህን በተመለከተ ብዙ ጊዜ ከ የተለያዩ ድርጅቶች ከስራ ጋር የተገናኘ ጨረታዎች ሌሎች ነገሮችን በእንደዚህ መንገድ ይገባሉ። ለምሳሌ የትምህርት ማስረጃን በተመለከተ ደግሞ አንድ ሰው ስራ መቀጠር ሲፈልግ የራሱን የትምህርት ማስረጃዎች ያጠናክራል ይሰበስባል መረጃዎቹን ካጠናከረ በኋላ ካዘጋጀ በኋላ ጊዜውን የጠበቀ ወቅቱን የጠበቀ ሁሉም ነገር የስራ ልምዱን የጨረሰበትን ዩኒቨርሲቲ ሊሆን ይችላል። የጨረሰበትን ኮሌጅ ሊሆን ይችላል። የጨረሰበትን እያንዳንዱን ትምህርት ቤቶች ያዘጋጃል። ካዘጋጀ በኋላ በደንብ ካደራጀ በኋላ እነኛን ወደ ወረቀት በመገልበጥ ፕሪንት በማድረግ ማለት ነው። ስለዚህ ለሚመለከተው የስራ ክፍል ያንን የትምህርት ማስረጃውን ያስገባል። ሲያስገባ ያ የሚመለከተው የስራ ክፍል ያንን መረጃ በእያንዳንዱ መረጃዎች አጠናክሮ በደንብ ካየ በኋላ ወደሚመለከተው ደረጃ ወይም ክፍል ሊመራ ይችላል ማለት ነው። ማለፉም መውደቁንም በዛው ሊነገረው ይችላል ማለት ነው። ስለዚህ ይሄን መሰል ሰነዶችን በማደራጀት ላይ ተሠማርቼ አቃለሁ። እኔም ራሴ በዚህ መሰረት አደራጅቼ ደምሬ ቀንሼ ያለውን ነገር ሁሉ አሰናስዬ አስገብቼ አቃለሁ። እና በደንብ የተሻለ ልምድም አቅምም አለኝ ብዬ አስባለሁ። እና እንደዚህ ናቸው የሚሰሩት እና እነኚህ ሁሌ የምትሰራባቸው ስራዎች ናቸው ለማለት ፈልጌያለሁ። ከዛ ባለፈ የፍርድ ቤት መረጃዎችን የጋብቻ መረጃዎችን የተለያዩ ጉዳይ ያላቸውን መረጃዎችን ማጠናከርም አስፈላጊ ከሆነ እነሱንም በመስራት ላይ እገኛለሁ። እና እየሰራሁም እገኛለሁ። ሶ ይሄን ይመስላል አጠቃላይ እንግዲህ የ ሰነዶችን ታዘጋጃለህ ወይ? ለሚለው አዎ በደንብ አዘጋጃለሁ አዘጋጅቼም አውቃለሁ። ሶ እሱን ለማለት ነው እና አንደ ሰርቼ አውቃለሁ። በደንብ አሰናድጄ አቃለሁ የተሻለም ለማሰናዳት ወደፊትም እጥራለሁ እና እነኚህ ነገሮች አሉ በአጠቃላይ ለማለት ነው።

የቀረ ምግብ ትበላለህ ወይ አዎ የቀረ ምግብ በደንብ እበላለው። የቀረ ምግብ በደንብ የምበላበት ምክንያት አንደኛ ንፁህና ተገቢ ነው ብዬ አስባለሁ። ምግቡ ጥሩ ከሆነ ያልተነካካ ከሆነ ያላደረ ከሆነ የነኛ ምግቦች በደንብ እመገባለሁ ምክንያቱም በጣም ለሰው ልጅ የሚጠቅም እስከሆን ድረስ የሚያስፈልገው ምግብ ነው ስለዚህ እሱ ምግብ በደንብ እጠቀማለሁ የቀረ ምግብ አስፈላጊ ነው ብዬ አስባለሁ እኔ እና በተለይ ኢትዮጵያ ውስጥ እንግዲህ የተለያዩ ባህላዊም ዘመናዊም የምግብ አይነቶች አሉ በተለይ ደግሞ በጣም የምታውቅበት እንጀራ በጣም በጣም የሚታወቅ የኢትዮጵያ ምግብ ነው። እና በጣም ብዙ ሰው የሚመገበው እንጀራ አሰራሩን በተመለከተ ትንሽ ገለጻ አደርግልሃለሁ። እንጀራ እንግዲህ ከተለያዩ አዝርቶች ሊሰራ ይችላል። በዋናኝነት ግን ኢትዮጵያ ውስጥ የሚሰራው እንጀራ ከጤፍ ነው። ጤፍ ደግሞ ኢትዮጵያ ውስጥ ብቻ የሚመረት እንጀራ ኢትዮጵያ ውስጥ ብቻ የሚታወቅ የኢትዮጵያ ዋናኛ ምግብ ነው ማለት ነው። እና እንግዲህ ይሄንን እንጀራ በተለያየ መንገድ ልንጠቀመው እንችላለን ማለት ነው። በተለይ በብዛት ኦልሞስት እንግዲህ ኢትዮጵያ ውስጥ ብዙ አይነት ሰዎች አሉ ብዙ ወደ መቶ ሃያ ሚሊየን የሚጠጋ ህዝብ አለ እንግዲህ ከጫፍ ጫፍ እንጀራን የማያውቅ እንጀራን የማይጠቀም ኢትዮጵያዊ አለብኝ አላስብም ስለዚህ ሁላችንም እንጀራን በተለይ ምሳ ላይ እራት ላይ እንጠቀማለን። ከወጥ ጋር እንበላለን ወጥ አለ ኢትዮጵያ በጣም የሚታወቀው ደግሞ ዶር ወጥ ነው። ዶር ወጥ ደግሞ በጣም ከሚታወቁ ወጣ ወጦች አንዱ ዶሮ ወጥ ነው። ማባዮች ሊሆን ይችላል ከዛን ጥብስ አለ ቅቅል አለ ከዛን ፍርፍር ማድረግ ትችላለህ። ድርቆሽ ማድረግ ትችላለህ። የተለያዩ ስራዎችን መስራት ትችልበታለህ። በዛው በእንጀራ ላይ እና በተለይ እንጀራ ረዘም ሊያለቅ ጊዜ ሊቆይም ይችላል። የሚሻግት ከሆነ ደግሞ ልታደርቀዉም ትችላለህ ማለት ነው። እና አሰራውን በተመለከተ እንግዲህ ያው ቅድም እንዳልኩህ ጤፉ በደንብ ይዘጋጃል ያ ጤፍ ከተዘጋጀ በኋላ ይፈጫል በደንብ ከተፈጨ በኋላ ይቦካል ከተቦካ በኋላ ደግሞ ሊጥ ይሆናል አብሲት የሚባል ነገር አለ አብሲቱን በደንብ ይጨመርበታል ከዛም በደንብ ይቀጠናል ከዛም በምጣድ ይጋገራል ማለት ነው ይሄ እንጀራ እንዴት ከመጀመሪያው ጀምሮ ለማዘጋጀት የምንከተላቸው መንገዶች ወይም ሂደቶች ናቸው ማለት ነው። ከዛ በኋላ እንግዲህ ለምግብነት በትሪ ወይም በሳህን ወይም በተለያዩ እቃዎች ያን እንጀራ ሊነጠፍ ይችላል ማትኖ ከተነጠፈ በኋላ እዛ ላይ ወጥ ሊደረግ ይችላል ቀይ ወጥ ሊሆን ይችላል። ዶሮጥ ሊሆን ይችላል። ሽሮ ሊሆን ይችላል። ጎመል ሊሆን ይችላል። አልጫ ሊሆን ይችላል። ቀይ ሊሆን ይችላል። ቲማቲም ሊሆን ይችላል። የተለያዩ ነገሮች አሉ እነኛን እዛ ላይ በመጨመር ያንን እንጀራ እንደማባያ በመጠቅለል መጉረስ ትችላለህ ማለት ነው። በጣም በጣም የሚጣፍጥ በጣም ተስማሚ ምንም አይነት የጎንዮሽ ጉዳት የሌለው ለረጅም ሰዓት ጥጋብ እንዲሰማ የሚያደርግ ነገር ስለሆነ በጣም ጥሩ ምግብ ነው ብዬ አስባለሁ። ሁሉም ኢትዮጵያዊ በዚህ መንገድ ይጠቀመዋል እና ብዙ ሰዎችን እመክራለሁ እንጀራን እንዲበሉ ከኢትዮጵያም አልፎ በሌላ አለም እንጀራ እንዲተዋወቅ እፈልጋለሁ። ለምን በጣም ወሳኝ ምግብ ጠቃሚ ምግብ ስለሆነ ማለት ነው እና ይሄንን የቀመሰ ብዙ ሰዎች ምስክርነት ሰጥተዋል። በጣም ቆንጆ ከተለያዩ ነገሮች ነፃ የሆነ የሚጠቅም በጣም ደስ የሚል መዓዛው ደስ የሚል ብዙ አስተያየቶች ሰጥተዋል እና ይሄ ሁሉ እንግዲህ ስለ እንጀራ የተሰጠ አስተያየት ነው እና በጣም ነፃ ሆነህ የምትበላው። ደስተኛ ሆነህ ስትበላው ጥሩ ስሜት የሚሰማ ምግብ ነው እና እኔ በጣም ነው እንጀራ የምወደው። ከዛ የቀረበ ምግብ ትበላለህ ለሚሉው ጥያቄ አዎ በደንብ ነው የምበላው በደንብ እበላለሁ። በደንብ እጠቀማለሁ ለማለት

በቤትህ ምን አይነት እቃዎች አሉ ለሚለው? በጣም ብዙ እቃዎች አሉኝ ቤቴ ውስጥ በጣም ብዙ እቃዎች አሉ። ለምሳሌ አሁን ከ ሳሎን ብጀምርልህ የተለያዩ ወንበሮች የምግብ መመገቢያ ጠረጴዛዎች የተለያዩ የፈርኒቸር አይነቶች መቀመጫዎች አሉ። ባነር አለ። ከዛም ስፒከሮች አሉ ቴሌቪዥን አለ። ግድግዳ ስዕሎች አሉ መብራቶች አሉ። የክርስቶስ ምስል ያለበት ግድግዳ ላይ አለ ማብሪያ ማጥፊያ አለ። ብርጭቆች አሉ። ከዛ ባለፈም ወደ ኩሽና ስገባ የተለያዩ ማብሰያ እቃዎች አሉ ከእነኛ ውስጥ አንደኛው የ የተለያዩ ምድጃዎች አሉ እነኚህ ምድጃዎች በጣም ጠቃሚ የሆኑ ምድጃዎች አሉኝ። ከዛ ባለፈ ደግሞ ሳህኖች አሉ ጭልፋ አለ ማንኪያ አለ። መክተፊያ አለ ቢላ አለ። ከዛ ባለፈ ደግሞ መብራቶች አሉ። የተለያዩ ኢንተርኔት መሳሪያዎች እቃዎች አሉ መብራት አለ ከሰል አለ እንጨት አለ። ከሰል ማንደጃ አለ። ከዛን ፎጣ አለ። ባልዲ አለ። ጀበና አለ ስኒዎች አሉ። ብረትምጣድ አለ። የእንጀራ መጋገሪያ ምጣድ አለ። ፍሪጅ አለ። የተለያዩ አሁን ማጠቢያዎች ድስቶች አሉ ብርጭቆዎች አሉ። በጣም ብዙ ናቸው እነኚህ ሁሉ የምትመለከታቸው አሁን እንደምታያቸው በጣም ብዙ ነገሮች አሉ እያንዳንዳቸው ብዙ እቃዎች ናቸው። አሁን እዚህ ጋር ደግሞ ሊጥ የሚቦካበት የራሱ ማቡኪያ አለ። እዚህ ጋር የቡና መፍጫ አለ እዚህ ጋር አረቄ አለ ለምሳሌ መጠጣት ከፈለክ አረቄን በጣም የሚገርም የኢትዮጵያ መጠጥ ነው። በጣም ደስ የሚል መጠጥ ነው። ይሄን ብትከፍት ደግሞ የተለያዩ ሳህኖች የተለያዩ ጌጥ ያላቸው ማቅረቢያዎችም የተለያዩ ቅመማ ቅመሞች ማስቀመጫዎች አሉ። እነሱን ማየት ትችላለህ። ከዛ ባለፈም ብዙ ነገሮች አሉ። እ እዚህ ጋርም ደግሞ እንደምትመለከተው መቀመጫ በርጩማ ወንበር አለ። እዚህ ጋር ጃር አለ። ይሄኛውንም እንቁላል መቀቀያ አለ። እዚህ ጋር ደግሞ የእንጀራ ማቅረብያ አለ። እዚህ ጋር ውሃ መሙያ አለ። እዚህ ጋር ደግሞ አሁን እዚህ ጋር ያፈላሁበት ማፍያ አለ ሻይ ማፍያዎች አሉ። ከዛ ደግሞ እዚህ ጋር የፍራፍሬ ማስቀመጫዎች አሉ። ወደዛ ደግሞ ስትገባ አልጋ አለ። ሻወር መውሰጃ አለ። መቀመጫዎች አሉ ሌሎች ነገሮችም እንደዛው ይታያሉም እዛ ቤት ብትገባ ደግሞ ወንበር አለ ማንበቢያ ወንበር አለ መቀመጫ ወንበር አለ ምግብ መብያ ወንበር አለ። ስፖርት መስሪያ ዳምፔል አለ ብዙ ነገሮች ናቸው። አሁን እያየናቸው እዚህ ጋር የወይን መጠጫዎች አሉ። እዛ ጋር ደግሞ የተለያዩ የሽሮ ማስቀመጫዎች አሉ። እነኚህ ሁሉ እንግዲህ የሚቀመጡባቸው ናቸው። እና እነኚህ አጠቃላይ በተለይ አሁን ከጠየካቸው ጥያቄዎች የዘይት ማስቀመጫዎች አሉ የከሰል ማስቀመጫ አለ። እዚህ ጋር ቆሻሻ መድፊያዎች አሉ። መውለያ አለ። እዚህ ጋር ደግሞ የተለያየ ኤሌክትሪክ ዝርጋታዎች ስላሉ እነኛም በማገናኘት በቀላሉ መብራት እና ኤሌክትሪክ እንድናገኝ ያደርጋል። እና እነኚህን የመሳሰሉ እቃዎች በቤት ውስጥ አሉና እነኚህን እቃዎች ለተለያየ አገልግሎት እንጠቀምባቸዋለን። ለተለያዩ ስራዎችን እንጠቀምባቸዋለን። እና በዚህ መሰረት ነው። እኛ አገልግሎት የምንጠቀምባቸው ስራዎች የምንገለግልባቸው እና ሁሉም እንደምትመለከታቸው በተለይ ለቤት ውስጥ ለማሞቅ ቤት ውስጥ ውበት እንዲኖረው ቤቱ ሞቅ ያለ እንዲሆን ከሚያደርጉ ነገሮች እነኚህ ናቸው። እና እነኚህን አሁን ሜንሽን ያደረኩላቸው ሁሉ በቤት ውስጥ የሚገኙ